ጥቅማ ጥቅሞች በስራ ላይ ከሆነ ብዙ ጥቅማ ጥቅሞች የሉኝም። ግን ምሳ አለኝ አሁን አንድ ነገር ምሳና ቡና ይችሉኛል። ስራ ቦታ ላይ ምሳ ቋጥሬ አልሄድም ለምሳ ማወጠው ተጨማሪ ወጪ የለም። እዛው በስራው ቦታ ከቨር የተደረገ ነው እሱን እበላለሁኝ። ከሱ ውጪ ግን ሌሎች አይነት ጥቅማ ጥቅሞች የሉኝም።

ቤቴን በቻልኩት መጠን በፍጥነት አጸዳለሁ በተለይ ጠዋት ላይ ተነሳስቼ ከተጣጠብኩ በኋላ ዞር ዞር ብዬ ቆሻሾችን እነሳስቼ መጣራረግ ደስ ይለኛል። እኔ ቆሻሻ ነገር ብዙ ደስ አይለኝም እና። በየቀኑ ማለት ይቻላል በየቀኑ የፈለገ ቢደክመኝም በየቀኑ ሳላጸዳ ቤቴን አልንቀሳቀስም። ቤቴን በቻልኩት መጠን በፍጥነት አጸዳለሁ በተለይ ጠዋት ላይ ተነሳስቼ ከተጣጠብኩ በኋላ። ድካሜን ስለሚያበዛብኝ ጽድት ብሎ ሳየው ነው ለመተኛት ራሱ የሚያጓጓኝ ቤቴ ገብቼና አጽድቼ ነው የምወጣው። ሁሌም ጠዋት ላይ

አዎ የስራ ግምገማ እደረጋለሁኝ። በወር አንዴ አለብኝ የሚደርስብኝ የስራ ግምገማ አለና በጣም እንትን ነው ከባድ የሆነ ግምገማ ነው ሚደርስብኝ። በዚህ እኔ በተለይ በደሞዝ ሚሰራ ስላልሆንኩኝ በዚህ ወር ምንም አይነት ገንዘብ አላገኘህም? ለምንድነው ያላገኘኸው? ምንም ስራ አላመጣህም ማለት ነው እየተባለ ብዙ ግምገማ ብቻ ሳይሆን ወቀሳ በሚባል ደረጃ ከባድ አይነት ግምገማ ነው የሚደርስብኝ በስራ ላይ

አዎ በደንብ እንጂ የእቃ ቁጥጥርም አደርጋለሁ ምክንያቱም የወጣ እቃ የገባ እቃ ካልታወቀ በስተቀር በተለይ በስራ ቦታ ላይ ብዙ አይነት ችግሮች ሊፈጥር ይችላል። አብረኸው የምትሰራው ሰው ምን አይነት ባህሪ እንዳለው አታውቅም። የሆነ ሰዓት ላይ የእጅ አመል ያለበት ሰው ይኖራል የሆነ ነገር ይዞ ይሄድና የራሱ ይመስለዋል ይዞት ሊቀር ይችላል። ስለዚህ የእቃ ቁጥጥር ታደርጋለህ። ለዚህ ላይ ከከሌ ምን እቃ ተሰጥቶታል እቃ ላይ ምን እየተጠቀመ ነበር ትላንትና የሚለውን ነገር ወጪ ገቢ ለማወቅም የሚያስፈልግ የጎድል ነገር ለመግዛትም ሲባል የእቃ ቁጥጥር ይደረጋል። እኔም አደርጋለሁ በደንብ።

አይ ማደንዘዝ አልወድም ምክንያቱም እኔ በጣም በአእምሮዬ ምኮራ ሰው ነኝ እና አእምሮ ነው ያለኝ ትልቁ ሀብቴ በምድሬ ብዬ የማስብ ሰው ስለሆንኩ። መደንዘዝ ማደንዘዝ አልወድም ምክንያቱም ሻርፕ ካልሆነ ፈጣን ካልሆነ አእምሮ ብዙ ነገር ያመልጠዋል። የሰው ልጅ እና እንኳን ተፈጥሮ አሁን ያለው ሁኔታ እያደነዘዘን ነው ያለው። እንኳን እኛ በራሳችን ሌሎች ነገሮችን እየፈለግን አደንዝዘነው እና ማደንዘዝ አልወድም።

አዎ በደምብ አርጌ አከብራለሁ የስራ ምግባርማ ካላከርበርኩኝ። ምኑን ጥሩ ሰራተኛ ሆንኩኝ ወደፊትም የራሴን ድርጅት ሲኖረኝ እኔ የስራ ምግባርን የሚያከብር ሰው ስለሆነ መቅጠር የምፈልገው መጀመሪያ እኔ ሳይኖረኝ ከሰው ያንን መጠየቅ የለብኝም ብዬ አምናለሁና። የስራ ምግባር በደንብ ነው አድርጌ ነው የማከብረው ስራ ቦታ ላይ ይሄን አታርግ የተባልኩትን ነገር አንድ ሰው ሁለተኛ ጊዜ እንኳን ነግሮኝ አያውቅም ተሳስቼ አላደርገውም። ማርፈድ አላደርገውም። እዛ አካባቢ ምግብ መብላት አይቻልም። ተሳስቼ አላደረገውም ምንም አይነት ከህግ የጣሱ ነገሮች። ከስራ ምግባር ውጪ የሆኑ አድርጌ አላውቅም ወደፊትም አላደርግም።

ቤቴን የማስውበው የተለያዩ ነገሮች በመጨመር አዳዲስ ነገሮች በመጨመር ሳይሆን ይሄ አበባ ምናምን በማስቀመጥ ብዙ አላምንም። የማምነው ያለው ነገር በትክክል በቦታው በቦታው ተሰድሮ ሲቀመጥ ንጹህ ሲሆን ከምንም በንጹህ ሆኖ በቦታው ሲቀመጥ ከዛ በላይ የሚያስውብ ነገር አለ ብዬ አላምንም። ተጨማሪ ወጪ ቤት ለማሳመር ተብሎ የሚወጣ የማወጣ አይነት ሰው አይደለሁም። ግን አንድ ለአንድ ነገር አውጣ ብባል ለመጽሐፍ መደርደሪያ ቤቴን ለማስዋብ ባወጣ አይቆጨኝም።